የዝናብ ውሃ በጣም ነው የምንሰበስበው በእኛ ሀገር ውሃ በተለያዩ ቦታዎች በብዛት ስለማይገኝ የዝናብ ውሃ ሰበስብና እናጠራቅማለን የዝናብ ውሃ የምናጠራቅምበት መንገድ ደግሞ እንደየአካባቢው ይለያያል። አንዳንድ ቦታዎች ላይ ከተለያዩ የቤቶቹ ጣሪያ ላይ ተሰብስቦ የሚገባበት ጉድጓድ ይዘጋጅና እዛ ጉድጓድ ውስጥ እንዲሰበሰብ ይደረጋል። ይሄም የሆነ ለምንድነው አትክልቶች ካሉ አከባቢው ድርቅ ያለ ከሆነ ይሄንን የውሃ ማቆር ይባላል በውሃ ማቆር ከዝናቡ የሚወርደው አንድም እንዳይፈስ ተደርጎ ከጣራ ላይ በአሸንዳ ወይም በቱቦ ተሰብስቦ ወደዚያ ጉድጓድ እንዲገባ ይደረጋል። ጉድጓድ ውስጥ ገብቶ ይጠራቀማል። በጋውን የተለያዩ አትክልቶች በቃ በርግጥ አይነት አትክልቶችን ለመስሪያ የገለግላል ማለት ነው። ተኖ እንዳያልቅ ደግሞ ከላው ላይ እንደ ድንኳን የፕላስቲክ ጣራ ይሰሩለታል። ከዛ የቀዱ ይጠቀማሉ ወይም በሞተር ሊያወጡት ይችላሉ። ይሄ የውሃ ማቆር ጉድጓድ ከዝናብ ውሃ የሚሰበሰብ ነው። ሌላኛው አይነት ደግሞ ከዝናብ ውሃ የሚሰበሰበው በየደጃችን በየመንደራችን የውሃ እጥረት ይከሰታል። የቧንቧ እጥረት ሲከሰት ከቧንቧ የሚገኘውን ውሃ ለመጠጥ በማድረግ ለልብስ ማጠቢያ ቤት ለመስራት የሚሆን ለጭቃ ማብቂያ ለተለዩ እቃዎች ማጠቢያ ለንጽህና መጠበቂያ በአጠቃላይ ለነዚህ ሁሉ የሚያገለግለውን ውሃ ዝናብ ሲጥል ሁሉም ሰው ከጣሪያው ላይ ቆርቆሮ አሸንዳ ይሰራልና በበሩ ላይ ደጁ ላይ ውሃውን እንዲወርድ ያደርጋል ያንን ውሃ በበርሜል በባልዲ በተለያዩ የፕላስቲክ እቃዎች በማጠራቀም ያንን ለልብስ ማጠቢያ እንደ ልቡ ይጠቀማል ማለት ነው። እና የዝናብ ውሃ ሁላችንም እንሰብስባለን እኔም የዝናብ ውሃ እየሰበሰብኩት እጠቀማለው።

በሚገባ አንቺ ግጭቶችን ማስተካከል። እንግዲህ እኔ አሁን ባለኝ እድሜ አሮባ ስድስት አመት ገደማ ነኝ። እና በቂ ሆነ ብስለት ላይ እገኛለሁ ብዬ አስባለሁ በማህበረሰቡም ዘንድ ጥሩ ተቀባይነት አለኝ። የራሴን ግጭቶች በቤተሰብ የሚካሄደውን ግጭቶች ለማስተካከል ጥረት አደርጋለሁ። በዋናነት ግን በተቻለ መጠን ቤቴና አካባቢዬ ላይ ግጭት እንዲፈጠር አልፈቅድምም እከላከላለሁ። ነገር ግን የሚፈጠር ከሆነ ደግሞ ከቤተሰብ ጋር በመወያየት ቸኩል ባለመቆጣት ባለማኩረፍ ባለመቀየም ተወያይተን እንድንፈታ ጥረት አደርጋለሁ። እነሱ አኩርፈው ወደኋላ ቢሉም እኔ ደፍሬ ገብቼ እኔ ብበደልም በደሌን ወደኋላ አድርጌ ማህበራዊ ግንኙነታችን እንዲዳብር እንዳይበላሽ ለማድረግ ጥረት አደርጋለሁ። ከጎረቤቶችም ጋር ባለው ማህበራዊ ግንኙነት እንደዛው የሚፈጠር ግጭት ካለ ችዬ ቢያጠፉም ቢበድሉኝም ችዬ ምክንያቱም ችዬ ካላለፍኩ ማንም ሰው መቶ ፐርሰንት የተስተካከለና ትክክለኛ ሰው ሊገኝ ስለማይችል አጠገባችን ያሉትን ሰዎች በአግባቡ ተቻችሎ በመኖርና በመያዝ አብሮ መቀጠል እንደሚቻል ስለማምን። ከጎረቤቶቼ ከአካባቢዬ ጋር ግጭት ቢፈጠር በተቻለ መጠን ችግሩን ለመፍታት ጥረት አደርጋለሁ። ሌላው በጓደኞቼ በምወዳቸው ሰዎች በመካከላቸው ግጭት ሲፈጠር ያለው ሁኔታ ነው ይሄ ሲሆን ደግሞ እንደማደርገው ምናልባት ከጋበዙኝ ጥሩ ካልጋበዙኝም ጓደኞቼ በመሆናቸው ምክንያት መጣጣል መጣላታቸውን መቃቃራቸውን ስለማልፈልገው ቀጠሮ አስይዤ ሄጄ እንደ ሽማግሌ መካከላቸው ሆኜ በማስታረቅ ግጭትን እፈታለሁ ማለት ነው። ማስተካከል አለው በዚህ ብዙ ጊዜ የተጣሉ ባልና ሚስቶችን አስታርቄ ልጅ እስከመውለድ እንዲደርሱ አድርጌያለሁና በዚህ ደስተኛ ነኝ። ግጭትን መፍታት ፈጣሪ የሚወዱ ስለሆነ በጣም ደስተኛ ነኝ

አዎ በሚገባ ይደረግልኛል የስራ ግምገማ አንድ መስሪያ ቤት ውስጥ የሚከናወን ዘወትር የሚከናወን ነገር ነው። እኔ ደግሞ የመንግስት ሰራተኛ እንደመሆኔ መጠን በስራ መስኬ ደግሞ መምህር ነኝ። መምህር በየጊዜው የስራ ግምገማ ካልተደረገበት አንዳንድ ጊዜ ስራዎች በአግባቡ ማከናወናቸውን ማወቅ ስለማይቻል የስራ ግምገማ ይደረግልኛል። ለምሳሌ በብዙ አይነት መንገድ ስራ ግምገማ ይደረጋል። አንደኛው የውስጥ ሱፐር ቪዥን የሚባል ነው የውስጥ የስራ ግምገማ ማለት ነው። የውስጥ የሚባለው በትምህርት ቤቱ ውስጥ ውስጥ ያሉ አመራሮች በየክፍሉ በመግባት የመምህሩን የሌሰን ፕላን ዝግጅት የመማር ማስተማር የሚዲያ አጠቃቀሙን የተለያዩ በመማር ማስተማር ስራ ውስጥ የሚያከናውናቸውን ነገሮች ገብተው የውስጥ ግምገማ በማድረግ ያግዙኛል ደካማና ጠንካራ ጎኔን ይነግሩኛል። አንድ ሰው እየሰራ ደካማ ጎኑ ላይታየው ይችላል የውስጥ ግምገማ ሲደረግለት ግን ደካማ ጎኖቹን ነቅሰው ስለሚያወጡለት ያንን አስተካክሎ ለመስራት ይረዳዋል ማለት ነው። ሌላኛው የስራ ግምገማ የሚደረግልኝ ደግሞ በትምህርት ክፍል ውስጥ ነው ወይም በዲፓርትመንት ትምህርት ክፍል ውስጥ ነው የሚደረግልኝ። እዚያ ደግሞ መጥተው በተለያዩ በመረጃ አያያዝ በግሩፕ ስራችን ወይም ደግሞ በቡድኑ ስራችን እርስ በእርስ ባለን ተግባቦት ሀሳብ ለሀሳብ የምንለዋወጥ መሆናችንን የምንደጋገፍ መሆናችንን መረጃ የምንለዋወጥ መሆናችንን መጥተው በመገምገም ደካማና ጠንካራ ጎናችንን ይነግሩናል። ይሄም አንደኛው የስራ ግምገማ የሚደረግበት መንገድ ነው። ሌላኛው የስራ ግምገማ የሚደረግበት መንገድ ደግሞ ከዞንና ከወረዳ በሚመጡ ባለሙያዎች የሚደረግ ድንገተኛ ፍተሻ ነው። ይህም የስራ ግምገማ ሂደት አንዱ ነው። በዚህ የስራ ግምገማ ሂደት ባለሙያዎች እኛን በትክክል እየሰራን መሆን አለመሆናችንን ማንም ኖረም አልኖረም በአግባቡ ስራችንን መስራት እና አለመስራታችን ለማረጋገጥ ድንገት የፍተሻ የሚያደርጉበት አንዱ የስራ ግምገባ ሂደት ነው። ሌላኛው በተደራጀ መልኩ መጥተው ትምህርት ቤቱን እና እኛን መምህራንን እኔን ብቁ ለማድረግ የሚገመግሙበትና ደረጃ የሚሰጡበት የስራ ግምገማ ሂደት ነው። ይሄም በስራዬ ላይ ተገምግሜ ተመዝኜ ደረጃ ተሰጥቶኝ ብቃቴ ይነገረኛል ደካማ ጎኔ ይነገረኛል ማስተካከል ያለብኝም ይነገረኛል። ሌላኛው የስራ ግምገማ ሂደት ደግሞ እኔ ደሞዜን ከፍ ለማድረግ የደረጃ እድገቴን ከፍ ለማድረግ የሚደረገው የስራ ግምገማ ሂደት ነው። በተማሪዎች የስራ ግምገማ ይደረግልኛል በአካባቢው ማህበረሰብ ወይም በኮሚኒቲው የስራ ግምገማ ይደረጋል በመምህራን የስራ ግምገማ ይደረግና የዚህ ድምር ውጤት ተሰርቶ እኔ ብቁ መሆን ተረጋግጦ ወደ ቀጣይ የስራ ደረጃ እድገት እንዳልፍ የሚያደርግ ስራ ይሰራል። ይሄም አንደኛው የስራ ግምገማ የሚደረግልኝ ዘርፍ ነው ማለት ነው።

አንዴ ሆሆ በእንጨት እሳት ማብሰል ታውቃለህ ወይ ነው ያልከው? በእንጨት እሳት ማብሰል ለኔ የህይወቴ የመጀመሪያው ክፍል ነው። እስካሁንም ድረስ ምንም አይነት ቴክኖሎጂ ቢመጣ። በእንጨት ሰዓት ከማብሰል ወደኋላ አላልኩም። ምናልባት ስቶፍ ተጠቅሜ ትንሽ ነገር ልሰራ እችላለሁ። የመብራቱ ሁኔታ እኛ ሀገር አስቸጋሪ ስለሆነ እንጀራ አምጋግረው በመብራት ነው በእንጨት ነው። በተለያዩ ነገሮች ለምሳሌ የሚቆላ ነገር ሊኖር ይችላል በሀገራችን ተለያዩ ባህላዊ ዝግጅቶ ሲዘጋጁ። ጠላን ጠምቃለን። የተለያዩ ነገሮችን እናዘጋጃለን። ቆሉን እኝቆላለን ንፍሮን እንቀቅላለን እነዚህን ሁሉ ነገሮች የምናደርገው እንጨት ለኩሰን እሳት በማንደድ ነው። እና ትልቁ የኔ የሀይል የምጠቀመው ከመብራት በላይ የምጠቀመው እንጨት ነው። በጣም በብዙ ሺህ ብር እንጨት ልገዛ እችላለሁ። ያንን ፈልጬ አስቀምጬ። ለጠቅላላ ማንኛውም እቤት ውስጥ ለምሰራው ነገር እጠቀምበታለሁ ማለት ነው። እና እንጨት ማንደድ እና ማብሰል የኔ የህይወቴ ክፍል ነው ማለት ትችላለህ።